ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳዋለን ሽኮኮ እንለዋወጣለን። አንዳንዴ ጊዜ አብረን ቡና እንጠጣለን ልጆቻቸው ከእኛ ጋር ልጆች ጋር ይጫወታሉ በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። በየሰሞኑ እንገናኛለን አንዳንዶቻቸው እድሜያቸው ከፍ ያለ ነው ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜትን ይፈጥራል።